ምን? አይነት ጫማ ትወዳለህ ለሚለው የምወደው ጫማ አንበሳ ጫማ አዲዳስ እንደዚህ አይነት ብቻ ስኒከር የሆኑ ጫማዎችን ነው ብዙ ጊዜ የምወደው። ቆዳ ጫማ ጥሩ ተደርጎ በአዲዳስ አይነት ወይንም ደግሞ በሸራ አይነት መልኩ የተሰራ ከሆነ እወዳለሁ። ከዛ ውጪ ግን ብዙም አይኔን ወይንም ቀልቤን የሚሰማኝ አይነት የቆዳ ጫማ ብዙም የለም። ሌሎቹን ሸራ ጫማ እና አዲዳሶችን ስኒከሮችን እና ናይክን እንደዚህ አይነት ጫማዎችን እንወዳለን

የስራ አሰራሮችን ትከተላለህ ወይ? አዎ የስራ አሰራሮች ህጎች የሚባሉ አለው እነዛን ህጎች እከተላለሁ። እነዛን ህጎች መከተሌ ደግሞ ለራሴ ለኔ የሚጠቅመኝ ስለሆነ። እነዛን የስራ ክህሎት ወይንም ደግሞ የስራ መንገዶችን እጠቀማለሁ። እነሱ እነሱ እኔን የሚጠቅመኝ ወይም ደግሞ የሚረዱኝ ነገሮች ስለሆኑ ማለት ነው። እና የስራ አሰራሮችን እከተላለሁ እጠቀማለሁኝ።